በእስራኤል ላይ ያለው ተግዳሮት በቢሮ ውስጥ ከባልደረቦቼ ጋር ሳይሆን ወይም ደግሞ ከአለቆቼ ጋር ሳይሆን እኔ የምሰራበት የኔ ክፍል ለፋብሪካ ጥሬቃ ግብአት የሚያቀርብ ክፍል ስለሆነ አብዛኛ ጥሬቃ ደግሞ የሚመጣው ከውጭ ነው። እና ከውጭ ለማስመጣት የሚያስፈልገውን ሂደቶች በሙሉ እኔ ከባልደረቦቼ ጋር ከጨረስኩ በኋላ ትልቅ ተግዳሮት ሁኖ እያስቸገረን ያለው እቃው ከውጪ መጥቶ ጉምሮክ ከደረሰ በኋላ ከግምሩክ ሂደቶችን ጨርሶ በዛ ያለውን ውጣ ውረድ ጨርሶ እቃውን ፋብሪካ ማድረስ እጅግ በጣም ትልቅ ተግዳሮት ነው የሆነብኝ። በጣም ትልቅ ተግዳሮት ውጣ ውረዱ በጣም ብዙ ነው፤ ሂደቱ በጣም ረጅም ነው። ከዛ የተነሳ እቃው ከውጪ አዲስ አበባ ለመድረስ ብዙ ጊዜ አይፈጅበትም። አዲስ አበባ ከደረሰ በኋላ ግን ፋብሪካ ለመድረስ ግን ረጅም ጊዜ ወስድበታል። ብዙ ወጪ ይወጣበታል ከዛ የተነሳ የምርት ሂደት ይስተጓጎላል ይህ ለኔ ትልቅ ተግዳሮት ነው። በርግጥ ለኔ ብቻ ሳይሆን ለመስሪያ ቤቱም ትልቅ ተግዳሮት ነው። እናም በስራዬ ላይ ያለው ተግዳሮት ይሄ ነው። በቢሮ ውስጥ ግን በምስሪያ ቤት ውስጥ ግን ይሄ ነው የምለው የጎላ ተግዳሮት የለም። ከባልደረቦች ጋር በጣም ተግባብተን የምንሰራው የምላቸውን ይሰማሉ እኔም እነሱ የሚለኝን እሰማለሁ ችግሮች ሲያጋጥሙ ተመካክረን ነው የምንፈታው። ከአለቆች ጋርም ጥሩ መግባባትና በሙያዊ ቋንቋ ተገባ ተገብተን እየተነጋገርን ማንኛውም ችግር የምንፈታበት ሁኔታ ነው ያለው። በእረፍት ጊዜያችን ደግሞ እንደ ባልደረባ ብቻ ሳይሆን እንደ ወንድምና እንደ እህት እንደ ወንድማማቾች ሆነን ነው የምንጫወተው። እረፍት የምናደርገው ስለዚህ በዛ ደረጃ ምንም ትግራሮት ብዬ የምለው ነገር በቢሮ ውስጥ የለም። ከቢሮ ውጭ ከቢሮ ከኩባንያው ባለቤትና ከባልደረቦች ቁጥጥር ውጭ በሆነ ግብሩ ከአካባቢ ያለው ችግር ግን ለኔም ለመስሪያ ቤቱም ትልቅ ተግዳሮት ሆኖብን እየተቸገርን አለን። በርግጥ ወደሚመለከታቸው ክፍል በተለያየ ጊዜ አመልክተን ማሸሻዎች እንደሚደረጉ ቃል ተገብቶልናል። ግን ብዙ ለውጥ እስካሁን አላየንም እና ይሄ ስራችንን እያስተጓጎለ ነው። ወጪ ተጨማሪ ወጪ እያስወጣን ነው ጊዜ እያባከነብን ነው። ይሄ ደግሞ ተደምሮ ደንበኞቻችንን ያሳዝነናል። ያ ማለት ደንበኞቻችን ለምሳሌ በጉምሩክ ውጣ ውረዱ ውጪ ሲበዛብን። የኛ ምርት ላይም የመሽጫ ዋጋ እንድንጨምር ያስገድደናል። አንድ ይሄኛው የውጪው ወይም ደግሞ የዋጋ ንረት ያስከትላል ሌላኛው ደግሞ በገባነው ቃልና ውል መሰረት በሰአቱ ለማቅረብ እየተቸገርን ደምበኞች ቅር እየተሰኙ አሉ። ስለዚህ ይሄ ደንበኞችንም ከእኛ ሊያርቅ የሚችል የኛን ምርቶች ዋጋ ሊጨምር የሚችል ትልቅ ተግዳሮት ነው። በተለያየ መንገድ እንዲፈታ የተለያዩ ጥረት አድርገናል። ብዙም ይሄ ነው የሚባል መሻሻል እስካሁን ድረስ አላየንም። እና በእርግጥ ወደፊት ለውጥ ይኖራል ብለን ተስፋ እናደርጋለን። በመንግስት በኩል በተለይ አሰራሮችን ዘመናዊ ለማድረግ ብዙ ጥረቶች እየተደረጉ ስላሉ እነኛ ጥረቶች መስመር ሲይዙና በጥሩ ሁኔታ በሙሉ ተግባራ ላይ ሲውሉ ይሄ ችግር ይፈታል ብለን ተስፋ እናደርጋለን።

የክላውድ ማከማቻ በደንብ ነው የምጠቀመው እኔ ብዙ ስራ የመስሪያ ቤቱንም ሆነ የ የግሌን ወይም ደግሞ በቤተክርስቲያን በተለያዩ አገልግሎት ላይ ስለመካፈል የቤተክርስቲያን የምንሰራውንም ስራ ስልክ ላይ አስቀምጣለሁ፣ ኮምፒውተር ላይ አስቀምጣለሁ፣ ከኮምፒውተር ውጪ ደግሞ በተጨማሪ በሃርድ ዲስክ በውጪ አስቀምጣለሁ ሌላኛው ትልቁ ማስቀመጫዬ ደግሞ ከላውድ ላይ ነው። ክላውድ ላይ ማስቀመጤ አንደኛ ለደህንነት የተሻለ ነው፣ ነገር ደግሞ ከሀገር ሀገር በተለያየ በስራ ምክንያት ብዙ መንቀሳቀስ ወይም ደግሞ ለመዝናናትም ብንቀሳቀስ የትም ሀገር ቢሄድ በቀላሉ ከክላውድ ላይ አውርጄ መረጃውን መጠቀም እችላለሁ። ስለዚህ ክላውድ ማከ ማከማቻ በጣም ነው ምጠቀመው በጣም ፎቶዎች አሉ፣ ቪዲዎች አሉ የኔ የትምህርት ማስረጃዎች አሉ፣ ልዩ ልዩ ፋይሎች አሉ፣ የቤተሰብ ነክ የሆኑ፣ የስራ ነክ የሆኑ፣ ቤተክርስቲያን ነክ የሆኑ፣ የግል ጉዳዮቼ፣ የልጆቼ መረጃዎች፣ ሁሉንም እጅግ አስፈላጊ እና ቢጠፉ በእኔ ላይ ጉዳት የሚያስከትሉ በመስራ ቤት ላይ ጉዳት የሚያስከትሉ በቤተሰብ እና በቤተክርስቲያን ያንን መረጃ በመጥፋቱ ጉዳት የሚያስከትሉ ናቸው ብዬ ሳስብ ወዲያውኑ የማደርገው ነገር በክላውድ ላይ ማስቀመጥ ነው። እዛ በመቀመጡ ከደህንነት አንፃር በጣም የተመራጭ ነው። ከዚያ መረጃ በሚፈለግበት ሰዓት የትም ቦታ በየትኛውም ሰዓት ብፈልግ አገኘዋለሁ። ምክንያቱም ክላውድ ላይ ስላለ በአለም ላይ በየትኛውም የአለም ክፍል ብሆን በቀላሉ አውርጄ መጠቀም እችላለሁ። በቀላሉ ለሌሎችም አስተላልፌ እንዲጠቀሙት ማድረግ እችላለሁኝ። እና የክላውድ አገልግሎት እጅግ አስፈላጊ ነው። ከዛ በተጨማሪ ደግሞ አንዳንድ መተግበሪያዎች ስጠቀማቸው የመተግበሪያውን መረጃ ወይም ዳታ እዚያው ክላውድ ላይ ነው የሚይዙት ለዚህ ያንን ለማድረግ መተግበሪያውን የትም ሀገር ለመጠቀም ስፈልግ ለዛ መተግበሪያ ከዛ መተግበሪያ ጋር የምጠቀመው መረጃ ወይም ዳታ በቀጥታ ከመተግበሪያው ጋር አብሮ ተከፍቶ እዚያው አገኘዋለሁ፣ እጠቀመዋለሁ እና ለአጠቃቀምም ይመቸኛል። በጥሩ ሁኔታ እዛ ይጠበቃል ለምሳሌ የማይክሮሶፍት ኦፊስ መስመር ላይ አይነቱን መጠቀም ከሆነ መረጃዎቼ ሁሉ በማይክሮሶፍት የክላውድ ማከማቻ ላይ ስለሚቀመጡ ለአጠቃቀም ምቹ ነው። ለደህንነት በጣም የተጠበቀ እና አስተማማኝ ነው እና ከዛ የተነሳ የክላውድ ማከማቻም በእንደዚህም አይነት መንገድ እጠቀማለሁኝ። ከባልደረቦቼ ጋር አንድ ፕሮጀክት በምንሰራበት ጊዜ እኮ ፕሮጀክቱን የምንሰራበት ሰነድ በክላውድ ላይ እናስቀምጥና ሁላችንም ከያለንበት አቅጣጫ ያንን ሰነድ እየከፈትን የምንሰራው ስራ በአንድ ቦታ ይጠራቀማል። እና በአንድ ቦታ የሁሉንም የሁሉም ስራ እየተጨመረ የተጨመረ ፕሮጀክቱ በተለያየ የቦታ ግን እኛ ሰራተኞቹ የተለያየ ቦታ ሆነን የምንሰራው ስራ ግን አንድ ማዕከላዊ ቦታ ሆኖ በቀላሉ እንድንሰራ ያስችለናል ስለዚህ የክላውድ ማከማቻ በጣም ነው የምጠቀመው።

ቃሌን የምጠብቅ ሰው ነኝ። ቃልህን ትጠብቃለህ ወይ ተብዬ ብትጠይቅ? እኔ የእኔ መልስ አዎ ቃሌን እጠብቃለሁ። እንደውም እኛ ሀገር አንድ አባባል አለ። ቃል ከሚጠፋ የወለዱት ይጥፋ ይባላል። ምክንያቱም ሰው ቃል በቀላሉ ቃል መግባት የለበትም። ቃል ከገባ ግን ቃሉን ማክበር አለበት። ስለዚህ እኔ ቃሌን የማከብር ነኝ። ነገር ግን ምንድነው ቃል ከመግባቴ በፊት ጉዳዩን በደንብ በጥሞና አስተውላለሁ። ቃል የምገባው ነገር ልፈጽም የምችለው መሆኑን፣ አስፈላጊ መሆኑን፣ እኔን የማይጎዳ ሌላውን የሚጠቅም መሆኑን እርግጠኛ መሆን አለብኝ። እርግጠኛ ሳልሆን ቃል አልገባም። ለምን? ቃሉን ከገባው መፈጸም ስላለብኝ ህሊናዬም ስለ ቃሌን መሻርና ቃልን ማጠፍ ስለማይፈቅድ። የማመልከው እግዚአብሔር የማምነው ሃይማኖትም የምትከተለው ሃይማኖትም ስለማይፈቅድ ቃሌን ማጠፍ የለብኝም። እና የማልፈጽመውን ቃል ላለመግባት መጀመሪያ ላይ በጣም እጠነቀቃለሁ እጅግ በጣም እጠነቀቃለሁ። እንደውም ብዙ ጊዜ ለምሳሌ ለልጆቼ፣ ለባለቤቴ ወይም ለእናቶቼ ለእናት ለአባቶቼ ለእናት ለአባቴ፣ ለወንድሞቼ፣ ለእህቶቼ። አንድ ነገር ማድረግ ከፈለኩኝ እንዲህ አደርግላችኋለሁ ብዬ መጀመሪያ አልናገርም። ምክንያቱም ተናግሬ ኋላ ወቅቱ ሲደርስ መፈጸም ባልችል ቃሌን አጠፍኩኝ ማለት ነው። ይሄ ደግሞ ትክክል አይደለም ህሊናዬንም ይወቅሰኛል። ስለዚህ እርግጠኛ የምሆነው እና ደስ ብሎኝም የምፈጽመው ሳልነግራቸው ለእራሴ ብቻ በውስጤ ሀሳቡን ይዤ ከዚያ ቀኑ ሲደርስ ገዝቼ መስጠት አስቤ ከሆነ ገዝቼ አደርጋለሁ። የሆነ ነገር ላደርግላቸው ፈልጌ ከሆነ ጊዜው ሲደርስ አደርጋለሁ። እንጂ ቀድሜ ቃል አልገባም። ቀድሜ ቃል የማልገባበት ምክንያት ተናግሬ እነሱ እየጠበቁ ቀኑ ሲደርስ መፈጸም ባልችል ለምሳሌ የሚገዛ ነገር ሆኖ መግዛት ባልችልና። ቃሌ መፈጸም ባልችል እጅግ እነሱም ያዝናሉ እኔም አዝናለሁ ህሊናዬም ይወቅሰኛል። እኔ ያ ችግር እንዳይፈጠር ከስጦታ አንፃር የማስበውን ነገር ማድረግ የምፈልገውን ነገር ቀድሜ አልናገርም። ፈፅሜው ይኸው ብዬ ነው የምሰጠውና የማደርገው። ነገር ግን ሰዎች ፈልገው ከእነሱ ጥያቄው ከእነርሱ ከመጣ ግን። እሺ ከማለቴ በፊት የጠየቁኝ ጥያቄ በደንብ በጥሞና አስተውላለሁ ምንድነው፣ ለምንድነው፣ መቼ ነው፣ ምን ያስፈልገኛል? አደርጋለሁ ከማለቴ በፊት እነኚህን ጥያቄዎች በራሴ አሰላስላለሁ። በጥሞና አሰላስዬ መፈጸም መቻሌን እርግጠኛ ከሆንኩኝ በኋላ ቃል እገባለሁ ከዛ ያንን ቃል ደግሞ እጠብቃለሁ። ቃሌን መጠበቅ ለኔ የህይወቴ እጅግ መሰረታዊ የሆነ መመሪያ ነው። ሰዎችም የገቡልኝ ቃል ልክ በዚሁ ልክ እንዲያከብሩልኝ እፈልጋለሁ። ሰዎች ቃል ገብቶ ቃላቸውን ሲያጥፉ ደስ አይለኝም አዝናለሁ። እና እኔ እንደዚህ ካዘንኩኝ ሰዎችም እኔ የገባሁላቸውን ቃል ሳጥፍ እንዲያዝኑብኝ ስለማልፈልግ። ለሰዎች የገባሁትን ቃል ለመፈጸም እተጋለሁ እጠብቃለሁ ከምንም በላይ ቅድሚያ ሰጥቼ ቃሌን ለመጠበቅ ቃሌን ለመፈጸም የምተጋ አይነት ሰው ነኝ። ሰዎችም እንዲህ እንዲያደርጉ እፈልጋለሁ።

ማታ ላይ ብዙ አይነት ድምጾች ይሰማሉ። ማታ ከምሰማቸው የድምጽ አይነቶች ውስጥ የአውሮፕላን ድምጽ ይሰማል። የሰዎች ድምጽ ይሰማል ከውጭ። በቤታችን አጠገብ የሚያልፈው የመኪና ድምጽ ይሰማል። ያዋፋት ድምጽ ይሰማል። ውሾች ሲጮሁ ይሰማል። ቤት ውስጥ ደግሞ ቴሌቪዥን ስለምንከፍት የቴሌቪዥን ድምጽ ይሰማል። እቃ ሲታጠብ የእቃ የሚታጠቡት እቃ የሚያወጡት ድምጽ ይሰማል። ቤት ውስጥ ልጆቼ ሲነጋገሩ ባለቤቴ ከልጆቼ ጋር ስትነጋገር ወይም ደግሞ ስልክ ደውላ ስትነጋገር ያም ድምጽ ይሰማል። እና ማታ ምናልባት ወደ ከተማ ከወጣሁኝ ደግሞ የምሽት ክለቦች አካባቢ የሙዚቃ ድምጽ ይሰማን። የተለያዩ ሰዎች እርስ በእርስ ሲነጋገሩ ይሰማል። ንፋስ የሚፈጥረው ድምጽ ራሱ ራሱን የቻለ አንድ ድምጽ ነው እሱም ማታ ላይ ይሰማል። በብዛት ግን ቀንም። አዲስ አበበ ላይ የሚሰማው የአውሮፕላን ድምጽ ነው። አውሮፕላን የአዲስአበባ ማረፊያው የአየር ማረፊያ ሲነሳም ወደዛ ሄዶም ሲያርፋም ድምጽ ይሰማል በተደጋጋሚ ድምጽ ይሰማል። አንዳንድ ጊዜ በመኝታ ላይ እያልን እራሱ የሚረብሹበት ጊዜ አለ። ከዛን ባሻገር። ቀን ላይ የምንሰማው የኮንስትራክሽን መሳሪያዎች ማሽኞች ድምጽ ማታ ላይ የለም። ማታ ላይ ስራ ስለማይሰሩ የማሽኞች የኮንስትራክሽን ማሽኞች ቀን የምንሰማው ድምጽ ማታ የለም። ማታ ላይ የምንሰማው ቅድም እንዳልኩት ያዋፋት ድምጽ ይሰማል። ሰዎች ሲያልፉ ሲያገድሙ እየተነጋገሩ የሚያሰሙት ድምጽ እሰማሃለሁ። የውሻ ሲጮህ የውሻ ድምጽ እሰማለሁ። መኪና ሲያልፍ የመኪና ድምጽ እሰማለሁ። በቤት ውስጥ ደግሞ ሙዚቃ ከተከፈተ የሙዚቃ ድምጽ ይሰማል ቴሌቪዥን ከተከፈተ የቴሌቪዥን ድምጽ እንሰማለን እሰማለሁኝ። እቃዎች ወዲህ ወዲያ ሲደረጉ በቤት ውስጥ እቃዎችን ሲል ለማስተካከል ወዲህ ወዲያ ሲደረግ የሚወጣ ድምጽ አለ ያን ድምጽ ይሰማል። ከዛ በተጨማሪ እኔ የምኖረው ፎቅ ላይ ስለሆነ። ከላይም ሆነ ከታች ያሉ ጎረቤቶች የሚፈጥሩት ድምጽም እንዲሁ ይሰማል እንቅስቃሴ ካለ የእነሱ እንቅስቃሴ የሚፈጥረው ድምጽ እሱም ይሰማል። በቤታችን ሆነው ሲነጋገሩ የእነርሱም ድምጽ ይሰማል። ባሻገር ደግሞ አሁን ላይ የተጀመረው ቆሻሻ የሚያነሱት የአዲስአበባ ከተማ አስተዳደር ቀጥሮ የሚያሰራቸው ቆሻሻ ከሰፈር የሚያነሱ ሰዎች ማታ ላይ ቆሻሻ አውጦ እያሉ የሚናገሩት ጮክ ብለው የሚናገሩት ጥሪም ይሰማል። ቆሻሻ እንድናወጣና እነርሱ ወስደው ሊጥሉች በሳምንት ሶስት ቀን ማክሰኞ አርብና እሁድ ማታ እየመጡ ቆሻሻ አውጡ ብለው የሚሉት የሚያደርጉት ጥሪ እሱም አንድ የምሰማው ድምጽ ነው። በርግጥ በየቀኑ አይደለም በሳምንት ሶስት ቀን ነው። እና ለሁሉም ሰው ጥሪ ያደርጋሉ ጮክ ብለው ቆሸሻ ካላችሁ አውጡ ብለው ጥሪ ሲያደርጉ ይሄንንም ድምጽ እሰማለሁ።

እኔ የምወደው መክሰስ ቀለል ያለ ዳቦ ባተከልት ቢሆን በርገር ቢሆን ፒዛ ቢሆን እመርጣለሁኝ። የመክሰሱ ሰዓት ትንሽ ገፋ አድርጎ ከረፈደ መክሰሱ ወደ እራትነትም ሊዞር ይችላል። ምክንያቱም እኔ ዩኒቨርሲቲ በነበርኩ ጊዜ እራት የምንበላው በጊዜ ነው ዩኒቨርሲቲ እራት የምንበላበት ጊዜ ቤተሰቦቼ ጋር በነበርኩት ጊዜ መክሰስ የምበላበት ሰዓት ነው። ከዛ የተነሳ በዩኒቨርሲቲ የለመድኩት መክሰስ አካባቢ የምበላው እራት ከኋላ ከዩኒቨርሲቲ ከወጣው በኋላ መደበኛ የእራት ሰዓት እየሆነ ለመድኩበት ሁኔታ ስላለ መክሰስ የምበላበት ሰዓት ትንሽ ገፋ ካለ ለኔ መክሰስ ሳይሆን እኔ የምመገበው ምግብ እራት ነው የሚሆነው እና ስለዚህ እራት እንደምመገብ አስቤ ነው የምመገበው እና በዛ ጊዜ በመክስስ ሰዓት ከሆነና እራት እንዲሆን አድርጌ አርፍጄ ካልበላሁ መክሰስ ከሆነ ዳቦ ባትክልት እመርጣለህ፣ ኩኪስ ነገር በወተት እንደዛ እሱን እወዳለሁኝ ሌላው በርገር ወይም ፒዛ ሳይበዛ በትንሹ ብመገብ ደስ ይለኛል እና የምወደው እነሱን ነው ነገር ግን የመክሰሱ ሰዓት ትንሽ ገፋ ካደረገ እራቴ ስለሚሆን ይሆናል ብዬ የማስበውንና የመመርጠውን ልክ ሩዝ ባትክልት ለምሳሌ ወይም እንጀራ በወጥ እመገባለሁ። ስመገብ እራቴን አርፍጄ መብላት አልወድም እና ከመክሰስ ገፋ አድርጌ ነገር ግን ከዚህ በፊት ልጅ እያለሁ እራት ማታ ሶስት ሰዓት አራት ሰዓት ድረስ ቆይተን እንበላ ነበረ ከዩኒቨርሲቲ መልስ ግን ያንን አቁሜ ልማዴ ማታ ወደ አንድ ስዓት አካባቢ ወደ አስራ ሁለት ሰዓት አካባቢ ነው እራት የምበላው ያኔ የምበላው እራት በኋላ ላይ ማታ ስተኛም አይከብደኝም። ስተኛ በነጻነት እተኛለሁ ሳልጨነቅ ሆዴን ሳይከብደኝ ስለምተኛ እራት ስበላ ወይ በጊዜ ነው የምበላው ያ በጊዜ ማለት የመክሰሱን ሰዓት ትንሽ ገፋ አድርጌ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው መክሰስ የምበለው እና የምበለው አይነት ከሰአቱ ጋር ግንኙነት አለው። በመክሰስ ሰዓት የደርሼ የመመገብ ከሆነ ቅድም እንዳልኩት በርገር፣ ፒዛ ዳቦ ባትክልት፣ ወይም ደግሞ ኮኬስ በወተት እወዳለሁኝ። ነገር ግን ገፋ ካደረኩኝ ደግሞ መክሰስነቱ ይቀርና እራት ነው የማደርገው እራት ከሆነ ደግሞ ሩዝ በአትክልት ቢሆን እመርጣለሁ። ሩዝ በሌላ በስጋ የተሰራ ማባያም ቢሆን እወዳለሁ። ከዛ ባሻገር ደግሞ እንጀራ በወጥ እመገባለሁ እና በጊዜ መብላቴ ጥቅሙ ምንድነው በኋላ ስተኛ አይከብደኝም እና መኝታ ላይ አልጨነቀም። ጥሩ እንቅልፍ እተኛለሁ አለበለዚያ ግን አርፍጄ መክሰሴንም እራቴንም ወደኋላ ገፍቼ ለምሳሌ ከረፈደ ማታ ሶስት ሰዓት አራት ሰዓት እራት ብበላና ከዚያ ብተኛ ያስጨንቀኛል ሊያስመልሰኝም ሁሉ ይሞክራል እንቅልፌንም ይረብሻል ከዚህ የተነሳ መክሰስ በአብዛኛው በአብዛኛው የመክሰ ሳአቴን ገፋ ስለማደርገው መክሰስነቱ ይቀርና መክሰስ እና እራት ይሆናል እና ለዚያ ምመገበው እንዳልኩት እንጀራ በውጥ ወይም ምስር ምንድነው ሩዝ አትክልት እመገባለሁ ነገር ግን በመክሰስ ሰዓት በትክክል በመክሰስ ሰዓት መክሰስ መመገብ ዝግጁ ከሆንኩኝ በርገር ቢሆን ቅድሙ እንዳልኩት በርገር ቢሆን እመርጣለሁ ፒዛ ቢሆን ወይም ደግሞ ኮኪስ በወተት ቢሆን እመርጣለሁ።

የቀረ ምግብ መብላት አልወደም ነገር ግን ቤት ከሆነ የልጆቼ ወይም የባለቤቴ ከሆነና ምግቡ የዶሮ ወጥ ወይም በጥሩ ሁኔታ የተሰራ ወጥ ከሆነ በሱ የተነካካ ከባለቤቴ ወይም ከልጆቼ የቀረ እበላለሁ። ነገር ግን ከእነርሱም ሆኖ ለምሳሌ ምግቡ ገንፎ ቢሆን አልወድም አልበላም የቀረ ምግብ እንደዚህ አይነቱን አልበላም። ስለዚህ የቀረ ምግብን በሚመለከት አንደኛ ከማን የቀረ ነው ከማን የተረፈ ነው። ሁለተኛ ደግሞ የምግቡ አይነት ምንድነው? ከዛ ጋር ግንኙነት አለው። እና ቅድም እንዳልኩት የቀረ እነሱ በልተው የቀረ ባለቤቴ በልታ የቀረ ልጆቼ በልተው ያልጨረሱትና የተረፈ ወይም የቀረ ገንፎ ቢሆን አልበላም። ነገር ግን የዶሮ ወጥ ቢሆንና በእንጀራ እየበሉ የቀር እንጀራ ቢኖር እሱን እንደውም ደስ ብሎኝ እበላለሁ። በጥሩ ሁኔታ የተሰራ ጣፍጭ ምግብ ቢሆንና እርሱም የቀረ ከባለቤቴ ወይም ከልጆቼ የተረፈ ቢሆን እባላለሁ። ነገር ግን ምንም አይነት ጣፋጭ ምግብ ቢሆን ከሌላ ሰው ከሆነ ግን ማለትም ከእናቴ ወይም ከወንድሞች ከእህቶቼ ውጪ ከማላውቀው ሰው የተረፈ ምግብ አልበላም። ምናልባት ከዚህ ቀድሜ የበላሁትን ሊያስመልሰኝና ሊወጣ ሁሉ ይችላል አልችልም አልበላም። የምበላው የእኔ ቅርብ የሆነ ያም ማለት የባለቤት የልጆቼ የእናቴ የወንድሞቼ የእህቶቼ ከሆነ እና እሱም ጣፋጭ ምግብ በጣፋጭ ወጥ የተሰራ እንጀራ እየበሉ ቢተርፍና ቢቀር እሱን ደስ ብሎኝ እበላለሁ። ነገር ግን የማላውቀው ሰው ከሆነ ግን አልበላም። አንዳንድ ጊዜ ይገርመኛል። ባለቤቴ ነፍሰ ጡር ሆና የቀረ ምግብ ይናፍቃታል። ለምሳሌ ከሆቴሎች የቀረ የተረፈ ምግብ። አንዳንድ ጊዜ ወጣቶች ከሆቴል ተቀብለው የሆነ ቦታ ጥግ ላይ ቁጭ ብለው ሲበሉ እኔም አማርኝ የምትልበት አጋጣሚ ነበረ። ነፍሰ ጡሩ በነበረችበት ጊዜ እና ያ ወቅት አረሳውም ይገርመኛል። እንዴት በሆቴል የተረፈ ምግብ ልትበይ ትፈልጊያለሽ ብዬ እላታለሁ እነሳሳቃለን። አሁን ራሱ ወደኋላ እያስታወስን ብዙ የሚያዝናናን ነገር ነው። እኔ ግን ንጹህ ምግብ ነው መመገብ የምፈልገው። ከዛ ውጪ የቀረ ከሰው የተረፈ ከሆነ ቅድም እንዳልኩት ከእናቴ ከሆነ ከወንድሞቼ ከእህቶቼ ከሆነ ከባለቤቴና ከልጆቼ ከሆነ እና እርሱም ሆኖ ደግሞ የምግቡው አይነትም ይወስናል። ትራፊ ሆኖ የማይበላ ለምሳሌ ገንፎ የተረፈ አልበላም። ግን እንጀራ ከሆነ ሌሎች የጣፋጭ ምግቦች ከሆኑ የተረፈውን ከእነሱ ተቀብዬ ደስ እያለኝ ጣፍጦኝ እበላለሁ። እንደ ዶሮ ወጥ አይነት በጥሩ ሁኔታ የተሰራ ምስር ወጥ በርገሮች እና ፒዛ እንዲህ አይነት ምግቦች የተረፈ ቢኖር ወይም ከእነሱ የቀረ ቢኖር እኔ ደስ እያለኝ ነው የምበላው። ባለቤትም እንደዚሁ እኔ ጠግቤ ባስተርፍ ከእኔ ቢተርፍ እሷም ትበላለች ከልጆቿም ቢተርፍ እሷም እንደኔው እንደዚሁ ደስ ብሏት ትባላለች። የሚገርመው ልክ እንደእኔ ደግሞ ገንፎ አይነት ነገር ቢሆን የተረፈ አትበላም። ወይ እንደገና ዱቄት ጨመራ እንደ ቂጣ አድርጋ ትሰራው ይሆናል እንጂ እንደገና እሱን አትበላውም እኔም አልወደውም። የቀረ ምግብ ለመብላት የምግቡ አይነት እና ከማን የቀረው ከማን የተረፈ የሚለው ጋር ግንኙነት አለው ማለት ነው።

ዶሮ አለ ዶሮ የለኝም ዶሮ ግን እወዳለሁ የምወደውም ለማርባት ሳይሆን ለመብላት ነው። ዶሮ አርብቼም አላውቅም። ዶሮ ኖሮኝም አያውቅም። አሁንም ዶሮ የለኝም። ነገር ግን ዶሮ ወጥ። የዶሮ አርስቶ እጅግ በጣም ነው የምወደው። እቤታችን ውስጥ በበዓል ዶሮ ካልተሰራ በዓሉ በዓል አይመስለንም። እና በዓሉን በዓል ለማስመሰል ከምናዘጋጃቸው የምግብ አይነቶች አንዱ እና ዋነኛው ዶሮ ወጥ ነው። እና ዶሮ ሲሰራ ደግሞ እኔ ባለቤቴን እና እህቴን ልጄን ሴት ልጄን አግዛለሁኝ። ሽንኩርት በማቁላላት አግዛቸዋለሁ። እኛ ሀገር ዶሮ ሲዘጋጅ ሂደቱ ረዥም ነው። እና መጀመሪያ ላይ ሽንኩርት ነው የሚቆላላው። ሽንኩርት የተለያየ ቅመማ ቅመም እየተጨመረበት ለረጅም ጊዜ እንዲበሰል ተደርጎ ይቁላላል። ያንን አድካሚ ስራ በማገዝ ዶሮ በመስራት ባለቤቴን አግዛለሁ። ከዚያ በኋላ ጥብሱ በደንብ ከበሰለ ሽንኩርቱ ከቅመማ ቅመም ጋር በደንብ ከበሰለ በኋላ የዶሮ አስራ ሁለት ብልት ተበልቶ ይጨመርበትና ወጡ ይሰራል። እና በእንደዚህ አይነት የሚሰራ ዶሮ የመብላት ፍቅር አለኝ ዶሮ ወድጄ እበላለሁ። ነገር ግን ዶሮ ማርባት ግን አልችልም። ስለዚህ ዶሮ የለኝም። ዶሮ ካለኝ ዶሮ መንከባከቡ እጅግ እውቀት ይጠይቃል ቦታ ይጠይቃል ጊዜ ይጠይቃል። ሙያ ይጠይቃል። ከዛ ባሻገር ደግሞ በቀላሉ ሊሞቱ ስለሚችሉ የዶሮ ህክምናና እንክብካቤ ባለሙያ ድጋፍ ቢያንስ በስልክ እየጠየቅኩ እየደወልኩ የምጠይቀው የማውቀው ባለሙያ ያስፈልጋል። ቢቻል ቢቻል ቀጥሮ የዶሮ እርባታ ላይ እውቀት ያለው ባለሙያ ቀጥሮ ማሰራትም ይፈልጋል የዶሮ ቁጥር ከፍ ካለ ማለት ነው። እና በቀላሉ ቶሎ ይታመማሉ ቶሎ ይሞታሉ። ሲሞቱና በሽታ ሲይዛቸው ደግሞ በሽታው ሁሉንም በአንዴ የማጥቃት አጋጣሚው ብዙ ስለሆነ በቀላሉ የሚጠቁና በቀላሉ ሊሞቱ የሚችሉ ስለሆነ። እኔ ዶሮ ላርባ ብል በንደዚህ አይነት በቀላሉ ላጣቸው የምችል ይመስለኛል። እና እኔ ዶሮ አርብቼ አላውቅም አሁንም ዶሮ የለኝም። ነገር ግን የባለቤቴ እህት ለምሳሌ በአንድ ወቅት ዶሮ ነበራት ታረባ ነበረ። ግን ምን አይነት ክስተት አይተናል። የዶሮ ወረርሽኝ በሽታ ገብቶ ብዙ ዶሮዎች በአንዴ ሞተዋል። ስለዚህ ለረጅም ጊዜ የደከመችበት ብዙ ወጪ ያወጣችበት ለምግባቸው እነሱን ለመግዛት ለመንከባከብ ብዙ ጊዜ አጥፍታለች። ብዙ ወጪ አውጥታ ግን አንድ ቀን በተከሰተ በሽታ ብዙ ዶሮዎችን በአንድ ጊዜ አጣች። ስለዚህ ይሄን ያህል በቀላሉ ሊጠቁ የሚችሉ ስለሆነ ልዩ እንክብካቤ የሚፈልጉ ስለሆነ ስፍራም ቦታም በቂ ቦታም የሚፈልጉ ስለሆነ ያንን እኔ ማሟላት ስለማልችል ዶሮ አላረባም ዶሮ ዶሮ የለኝም። ነገር ግን ዶሮ መብላት ግን እወዳለሁ። እነዚህን ዶሮዎች በበዓላት ጊዜ ከገጠር በቀጥታ በአሱዙ መኪና ተጭኖ መጥቶ የሚሸጡ አሉ ከእነርሱ እንገዛለን። ካልሆነ ደግሞ ሱፐርማርኬት ታርዶ ተበልቶ የተዘጋጁ ዶሮዎች ስላሉ እነሱን ገዝተን እነሱን እንጠቀማለን። እንጂ በቤቴ ዶሮ የለም። ከቤት እኔ አርብቼ እኔ አሳድጌ የምጠቀመው ዶሮ የለም። የምበላው ለልጆቼም ለቤት ለበአላትም ሆነ በአዘቦት ቀን ዶሮ ፈልገን ነው አርደን ብንበላ የምንበላውን ዶሮ የምናገኘው ከሱፐር ማርኬት ገዝተን ነው።

በጣም ነው የምወደው እጅግ በጣም አለም አቀፍ ደረጃውን የጠበቀ ባህል ነው። ያለው ነገሮችን ለመስራት ቢያስፈልግ በእያንዳንዱ ጉዳይ ላይ ምን እንዴት እንዳለበት ከአለም አቀፍ ትልልቅ ተሞክሮዎች መሰረት በማድረግ የተዘጋጁ ሰነዶች አሉ በነሱ መሰረት ነው የሚሰራው። እና የቢሮ አደረጃጀቱ ሁሉ ያንን መሰረት ያደረገ ነው። እና የድርጅቴን ባህል በጣም ነው ምወደው ለስራ የሚያነሳሳ ሁልጊዜ ሰዎች በእውቀት የበለፀጉ እንዲሆኑ አድርጎ የሚጠቅም በጣም ጥሩ የሆነ ባህል ያለበት ድርጅት ነው። እርስ በእርስ ባለው ግንኙነት ሰራተኞች እርስ በእርሳቸው በሚኖረው ግንኙነት እና ከአለቆቻቸው ጋር ከማኔጅመንቱ ጋር ያላቸው ግንኙነት በሙሉ እጅግ በጣም ጠንካራ በሆነ በመከባበር ላይ የተመሰረተ ባህል አለው። ከዛ ባሻገር ደግሞ ምርቶችን ለማምረት የስራ ሂደቶቹ የሚከተላቸው የስራ ባህሉ እጅግ የሚገርም ነው እጅግ የሚገርም ነው። በኢትዮጵያ ብቻ ሳይሆን በአፍሪካና በአለም አቀፍ ደረጃ ትልቅ ቦታ ሊያሰጥ የሚችል አይነት የድርጅት ባህል ነው ያለው። እና ሁሉም ባልደረቦቼ በስራቸው እጅግ ደስተኛ እና የረኩ ናቸው። ድርጅቱ በየጊዜው የተለያዩ ከመደበኛ ደሞዝ ባሻገር ጥቅማ ጥቅሞችን ለሰራተኞች ያቀርባል። ከሰራተኞች የሚጠበቀውን ነገር ደግሞ በግልጽ በዝርዝር የኩባንያውን ራዕይ በማሳወቅ ተልእኮ በማሳወቅ ግቦችን በማሳወቅ ያሉትን እሴቶች በማሳወቅ ስራዎች እንዴት መስራት እንዳለባቸው ሰራተኛ እርስ በእርሱ ምን አይነት ግንኙነት ሊኖረው እንደሚገባ ያሉት እና የዳበሩ ባህሎቹ እጅግ ደስ የሚያሰኝ እጅግ የሚያነቃቃ ሰራተኞቹን በልበ ሙሉነት በራስ መተማመን ሰርተው እንዲወጡ የሚያደርግ የሚገርም ባህል የተዘረጋበት ድርጅት ነው። አለቃ እንደ አለቃ አስፈሪ ሳይሆን የሚከበር ሌሎችን የሚሰማ ለሌሎቹ ጠቃሚ ሀሳብ የሚናገር በተጨማሪ ደግሞ ሌሎቹን የሚሰማ ብቻ ሁሉም በተዘረጋው መልካም ባህልም መሰረት እየሰራ ያለበት በጣም ጥሩ መስሪያ ቤት ነው እጅግ በጣም ጥሩ ባህል ያለው ድርጅት ነው። እና ከዚህ ድርጅት የወሰድኩት ተሞክሮ እጅግ በጣም ጥሩ ነው። የራሴ ብዬ የኔ ብዬ ሁልጊዜ ኩባንያውን እንደራሴ ኩባንያ እንድቆጥረው የሚያደርግ ባህል ነው የተዘረጋው። እና በአለም አቀፍ ደረጃም ተቀባይነት ያለው በጣም ጥሩ ጠቃሚ ባህሉን የስራውን የድርጅቱን ባህል ባህል ሆኖ እንዲቆም ያደረጉ በጣም ጥሩ የተደራጁ ሰነዶችም አሉ። በእነዛ መሰረት የተገነባ ባህል አለው ድርጅቱ። የዚህ ድርጅት ባህል አካል መሆኔ በራሱ ያኮራኛል። የኢንጂነሪንግ ስራዎች እንዴት እንደሚሰሩ የተሰሩት እንዴት በናሙና እንደሚዳብሩ ናሙናዎቹ እንዴት ወደ ብዙ ምርት እንደሚያድጉ የደንበኞች አያያዝ የአቅራቢዎች አያያዝ እርስ በእርስ ሰራተኞች መካከል ያለው ግንኙነት እንዲህ መሆን እንዳለበት። እና በየጊዜው እያ እየዳበረ የመጣው የድርጅቱ ባህል እጅግ የሚወደድ በጣም ጥሩ ምርታማነትን የሚጨምር ሰራተኞች ወደ ስራ ሲመጡ ደስ ብሏቸው። ቤቴ ብለው መስሪያ ቤቴ ብለው የኔ ኩባንያ ብለው የኔ ስራ ብለው ሊሰሩህ መምጣታቸው ሁሉ ከዚህ ባህል የተነሳ ነው። እና በጣም የምወደው እጅግ በጣም የበለፀገ ገበታም ጥሩ ለምርታማነት የሚያነሳሳ ባህል ያዳበረ ድርጅት ነው እና የድርጅቱ ባህል በጣም ነው ምወደው።

በስራ ላይ ችግሮችን አዎ እፈታለሁ። ምክንያቱም ስራ ስሰራ ችግር ያጋጥማል። ችግር ለምን አጋጠመ ማለት አይቻልም። ነገር ግን ችግሮቹን በአግባቡ ምንጩ ምንድነው ለምን እንዲህ ሆነ እንዴት መፈታት አለበት የሚለውን ነገር ተረጋግቼ ተመልክቼ የባልደረቦቼም ድጋፍ የሚያስገኝ የሚያስፈልግ ከሆነ ከባልደረቦቼ ጋር ቁጭ ብለን ስለ ችግሩ ዝርዝር ተነጋግረን እንደ ችግሩ ሁኔታ ብቻዬንም ልፈታ እችላለሁ። ወይም ደግሞ ከባልደረቦቼ ጋር አንድ ላይ ሆኜም ልፈታ እችላለሁ። ስለዚህ ችግር የመፍታት አቅም አለኝ ብዙ ችግሮችን እየፈታሁ ነው እዚህ የደረስኩት። የሚሰራ ሰው ደግሞ ልሳሳት ይችላል የተለያዩ ችግሮች ሊያጋጥሙት ይችላሉ። ቁልፉ ጉዳይ ችግር ለምን አጋጠመ ወይም ደግሞ ችግር እንዳያጋጥምህ መዘጋጀት ሳይሆን ችግር ቢያጋጥም እንዴት ልፈታ እችላለሁ ብሎ ራስን በእውቀትም በልምድም አስታጥቆ መዘጋጀቱ ተገቢ ነው ብዬ አስባለሁ። በዚህ ምክንያት ብዙ ችግሮች ያጋጥሙኛል። ብዙ ችግሮችን እንደ ችግራቸው ሁኔታ ብቻዬንም እፈታለሁ ከባልደረቦቼ ጋር እየተጋገዝኩኝ እፈታለሁ። ለምሳሌ ኮምፒውተር የምትጠቀመውን ኮምፒውተር ብበላሽ እኔ እራሴ የማንንም ድጋፍ ሳልፈልግ የዛኔ የኮምፒውተር ብልሽት ችግር እኔ እፈታለሁ። ሌላ የኢንተርኔት አገልግሎት ቢቋረጥ በመስሪያ ቤት በቀጥታ እኔን ስለማይመለከት ወደሚመለከተው አካል አመልክቼ። የተቋረጠው መስመር የኢንተርኔት መስመር እንዲስተካከል አደርጋለሁ። የኛው እኔ ችግሩን ለመፍታት የሚመለከተውን ክፍል ማሳወቅ ስሆን የኔ ድርሻ የሚመለከተው ክፍል ደግሞ የተቋረጠውን የኢንተርኔት አገልግሎት መመለስ ልሆን ይችላል። ስለዚህ እንደ ችግሩ ሁኔታ በቀጥታ እኔ የሚመለከት እኔ መፍታት ያለብኝ እኔ እፈታለሁ። ከባልደረቦቼ ጋር ልፈታ የሚገባውን ከባልደረቦቼ ጋር ፌታለሁ። ከእኔና ከባልደረቦቼ ውጪ የሆነውን ደግሞ ለሚመለከተው ክፍል አሳውቀን ችግሩ እንዲፈታ እናደርጋለን። እንጂ ችግሩን ዝም ብለን ተቀብለን በችግሩ ውስጥ ሆነን ስራ እንዲስተጓጎል መፍቀድ አይገባም። እንደ ክፍል ሀላፊነቴ ደግሞ ችግር መፍታት መቻል አለብኝ ካለበለዝያ የክፍሉ ሀላፊ መሆን አይደለም እራሴንም መምራት የማልችልበት ሁኔታ ይፈጠራል ማለት ነው። ይሄ በስራ ላይ ችግር የመፍታት አቅሜ ደግሞ በስራ ላይ ብቻ ሳይሆን በቤትም ቤቴን በማስተዳድርበት በቤት ውስጥ በሚያስፈልጉ ነገሮች ላይ ችግሮች ሲያጋጥሙ ከባለቤቴ ጋር እየተመካከርን ብዙ ችግሮችን እንፈታለን ብቻዬንም የምፈታቸው ችግሮች አሉ። ስለዚህ ህይወት በአጠቃላይ በብዙ ችግር የተሞላች ስለሆነ ሰዎች ሁሉ ችግር የመፍታት አቅም ሊኖራቸው ያስፈልጋል። በርግጥ ችግር የመፍታት አቅሙ ከሰው ሰው ይለያያል። ከችግር ችግርም ይለያያል። አንዳንድ ችግሮችን በቀላሉ መፍታት የሚቻል ሲሆን አንዳንዶች ደግሞ ብዙ ወጪ ልያስወጡ ይችላሉ የብዙ ሰው ድጋፍ ሊያስፈልግ ይችላል። ምናልባትም ከራስ አቅም በላይ ሆኖ ሌላ ሰው እንዲፈታ ሌላ ሰውን መጠየቅም ልሆን ይችላል። በአጠቃላይ ግን ስራ ላይ እያለው ችግር ሲያጋጥመኝ ችግር የመፍታት አቅም ችሎታውም አለኝ እና ችግር በጥሩ ሁኔታ ነው። በፍጥነትና በጥሩ ሁኔታ አስተካክዬ መፍታት ልምድ አለኝ። አብዛኛውን ጊዜ ብቻዬን ልፈታው እችላለሁ ስቀጥል የባልደረቦቼን ድጋፍ እጠቀማለሁ። ከዛ ውጪ ስሆን ደግሞ የሚመለከተው ክፍል እንዲያስተካክል አደርጋለሁ። ከእኔ ሀቅም በላይ ወይንም ከእኔ ቁጥጥር ውጪ የሆነ ችግር ከሆነ ምክንያቱም አንዳንድ ችግሮች ምንጫቸው ከእኛ ቁጥጥር ውጪ የሚሆንበት አጋጣሚ ልኖር ስለምችል ያ በሚሆንበት ጊዜ ችግሩን ልፈታ የሚችል የሚመለከተውን አካል አሳውቃለሁ።

ፀሀይ ስትጠልቅ መመልከት በጣም ነው የምወደው። በጣም ነው ደስ የሚለኝ። የተፈጥሮን ሚስጥራት ከማይበት ቦታ አንዱ ፀሀይ የምትጠልቅበት ቦታ ነው። እና ድነቅ ይለኛል። የእግዚአብሔር ፍጥረትን እንዴት እንዳዋቀረ አለም አለማትን እንዴት እንዳዋቀረ ሁሉም ስፍራቸውን ይዘው ይሄን ሁሉ ዘመን እንዴት የ ተቆላልፈው እየኖሩ እንዳለ ሳስብ እጂግ ይገርመኛል። እና ፀሀይ በምትጠልቅበት ጊዜ ደግሞ የሚፈጠረው ብርሃን እጅግ የሚስብ እና ደስ የሚል ነው። ውስጥን ሀሴት የሚያደርግ አይነት ነው። በዚያ ሰዓት አየሩም ደስ ይላል። በአረንጓዴ ተክሎች ውስጥ እየተራመድኩ ፀሀይ ስትጠልቅ በተራራና በሰማይ መካከል የምትፈጥረውን ብርሃን ስመለከት እጅግ ውብ የሆነ የተፈጥሮ ውበትን የማይበት ክስተት ስለሆነ ፀሀይ ስትጠልቅ መመልከት በእጅግ በጣም ነው ደስ የሚለኝ በጣም ነው የምወደው። እና አዋፋት ፀሀይ በምትጠልቅበት በዚያ ጊዜ የሚያደርጉትን እንቅስቃሴ እነሱ በሰማይ ላይ ሲበሩ። አየሩ ቅዝቅዝ ብሎ በአረንጓዴ ተክሎች በዛፎች መካከል እየተራመድኩኝ የተፈጥሮን ጣዕም የተፈጥሮን ቃና የተፈጥሮን ውበት እያጣጣምኩ። እረፍት ማድረግ እጅግ በጣም ነው የሚያስደስተኝ። እና ፀሀይ ስትተልቅ ማየት በጣም ነው የምወደው እጅግ በጣም ነው ደስ የሚለኝ። ብዙ ጊዜ ከባለቤቴ ጋር ስራ በሌለን ጊዜ ከቤቱ ወጥተን በእግራችን እየተራመድን በአረንጓዴ ስፍራዎች እየተራመድን ምናልባትም ዛፍ ያለበት አካባቢ ፓርኮች አካባቢ ካለ በአቅራቢያችን ወደዚያ እየሄድን ከዚያ አብረን ሆነን ፀሀይ ስትጠልቅ ደግሞ እንመለከታለን። እዚያ ጋር የእግዚአብሔርን እጅ እናያለን አስደናቂ ውበት እዚያ ጋር ይገለጣል። አስደናቂ ውበት አስደናቂ የተፈጥሮ ውበት ፀሀይ ስትጠልቅ ማየቱ ብዙ ነገር ያስገኝልናል የውስጥ እርካታ። እና ፀሀይ ስትጠልቅ ማየት በጣም እወዳለሁ። ልጅ እያለሁም ይህንን የማድረግ ልማድ አለኝ እና ብዙ ጊዜ እወዳለሁ ደስ ይለኛል። ቤትም ታላቅ እህቴም ፀሀይ ስትጠልቅ ማየት ስለምትወድ ልክ እሷን እያየሁ ወዲያውኑ ልጅ እያለሁኝ ምናልባት እሷ በስራ ላይ ስራ በዝቶባት ማየት በማትችልበት ጊዜ ወይም በምትረሳበት ጊዜ እኔ ጠርቻት ሁሉ አብረን የምናይበት ጊዜም አለ። ከዛ ጊዜ ጀምሮ እኔ አሁን ስትጠልቅ ማየት እጅግ ያዝናናኛል። የተፈጥሮን ውበት አጣጥማለሁ። ውስጤ ሀሴት ያደርጋል። የእግዚአብሄር ፍጥረትን እንዴት እንደፈጠረ እንዴት እንዳዋቀረ በዚያው አያይዠ ጨረቃን ከዋክብቶችን አለም አለማትን ሁሉም በየስፍራው ሁሉም በራሳቸው ዛቢያ እና በሌላው ፕላኔት ዙሪያ እንዴት እንደሚዞሩ እያሰብኩኝ ስለ እግዚአብሔር አሰራር እጂግ እደነቃለሁ። እና ብዙ ትርጉም አለው ማለት ነው። ለማየት እምወጣው የፀሀይ መጥለቅን ብቻ ሳይሆን ከዚያ ጋር ተያይዞ ስለ ፍጥረት ብዙ አስባለሁ ብዙ እደነቃለሁ። በዚያም እግዚአብሔርን በብዙ አደንቃለሁ አከብራለሁ። እጂግ የሚገርም ነው ደግሞ ይህንን ሁላ ያደረገው ይሁን እያለ በቃሉ ብቻውን መሆኑ ደግሞ ሳስብ የእግዚአብሔር ታላቅነት እንዴት ሰፊና ጥልቅ እንደሆነ እረዳለሁ

ጫጫታ ባለበት ስፍራ ልገኝ እችላለሁ ግን ቶሎ ዞር እላለሁኝ። ምናልባት እኔ ከመድረሴ በፊት የተፈጠረ ጫጫታ ካለ እና ከሩቅ ካየሁ መንገድ ቀይሬ እሄዳለሁ። እኔ እዛ ቦታ ከተገኘሁ በኋላ ጫጫታው ከተፈጠረ ቀስ ብዬ ከዚያ ቦታ ተነስቼ እሄዳለሁ። ጫጫታ ያለበት ስፍራ መቀመጥ ብዙ አልችልም ይጨንቀኛል ይረብሸኛል። እኔ ጸጥታ ያለበት ሰዎች ተረጋግተው ተራ በተራ እየተነጋገሩ እየተደማመጡ የሚናገሩበት ሁኔታ ሲኖር ነው ደስ የሚለኝ ከዛ ውጪ። ሁሉም አንዱ ሌላውን በማይሰማበት ሁኔታ ዝም ብሎ የሚጮህና የሚንጫጫ አይነት ከሆነ ይረብሸኛል። ስለዚህ ጫጫታ ባለበት ቦታ አልገኝም ከተገኘውም ቶሎ ዞሮ ብዬ ነው የምሄደው። ይሄ ደግሞ በቤተሰቦቼ ማልም በጓደኞቼ ማልም ስራ ቦታም ወይ በቤተክርስቲያንም የትም ቦታ ቢያጋጥመኝ የማደርገውና እኔን በቅርበት የሚያውቁ ሰዎችን ጫጫታ እንደማልወድ የሚያውቁ ናቸው። ዞሮ ስል ይገባቸዋል ለምን ዞሮ እንዳልኩኝ። እና ጫጫታ ዋና ምንጩ ሰዎች ስለማይደማመጡ የሚፈጠር ነገር ነው። ሰዎች ተራ በተራ የሚናገሩትን አስበው ቢናገሩ አንዱ ሲናገር ሌላው ተረጋግቶ ምን እያለ እንዳለ በማስተዋል ቢሰማ ጫጫታ አይፈጠርም። ነገር ግን ሰዎች ስለማይደማመጡ ሁሉም የራሱ ብቻ መናገር ስለሚፈልግ ሁሉም አንዱ ሲናገር ጠብቆ ቀጥሎ ለመናገር ትዕግስቱ ስለሌለው። ዝም ብሎ ይናገራል ጩኸት ይሆናል ጫጫታ ይፈጠራል። በጥሞና ያለን ሰው ይረብሻል ስለዚህ እኔ ጫጫታ ባለበት ቦታ ላይ ከዚህ የተነሳ መቀመጥ አልፈልግም። ቢቻል ከርቀት ሲንጫጩ ካየሁ ዞር እላለሁ ወደዛ አልሄድም መንገድ አቅጣጫ ቀይሬ እሄዳለሁኝ። አለበለዚያ ደግሞ እኔ ባለሁበት ቦታ በድንገት በአንድ ጉዳይ ላይ መነጋገር ተጀምሮ ንግግሩ ወደ ጫጫታ ወደ ጩኸት ወደ ጭቅጭቅ ከተሸጋገረ ከዚያ ቦታ ቀስብዬ ተነስቼ እሄዳለሁኝ። ለሰዎች መግባባት መሰረታዊው ነገር ሁሉም ሲናገር ሳይሆን አንዱ ሲናገር ሌላው እየሰማ ተራ በተራ በመግባባት መሆን አለበት ብዬ አስባለሁ። ያ ሲሆን ችግር እንኳን ቢኖር በችግሩ ላይ መስማማትና መፍትሄ ማምጣት ይቻላል። ያለበለዛ ሁሉም ተናጋሪ ከሆነ ሰሚ በማይኖሩበት ሁኔታ ለንግግር ምክንያት ሆነው ችግር መፍትሄ ሳገኝ ዝም ብሎ ጭቅጭቅ ብቻ ሊሆን ይችላል። ስለዚህ እኔ ጫጫታን የምጠላበት ምክንያት ከዚህም ጋር በተገናኘ ነው። ብዙ ጊዜ ደግሞ ጫጫታ ባለበት ቦታ ሁሉም መደመጥ ስለሚፈልግ ድምፁ ጮክ አድርጎ ነው የሚናገረው እና ያ ደግሞ የባሰ ይረብሻል። ስለዚህ ጫጫታ ባለበት ቦታ ላይ አለመገኘት ምርጫዬ ነው። ባለውበት ቦታ በድንገት ቢፈጠር ደግሞ ተነስቼ እሄዳለሁ። ቢቻል እነኛም ዝም ብሎ የሚንጫጩ ሰዎች የሚደጋግሙ ከሆነ ለምሳሌ በመስሪያ ቤት አካባቢ እንደዚህ አይነት ነገር የሚፈጥሩ የባልደረቦች ቢኖሩኝ ከጫጫታው በኋላ በተረጋጋ ሁኔታ ጠርቻቸው። ሲናገሩ በርጋታ እንዲናገሩ ሌላው ሲናገር እንዲሰሙ ንግግራቸው የመግባባት ንግግር እንዲሆን እንጂ ዝም ብሎ ጭቅጭቅና ጫጫታ እንዳይሆን የራሴን አዎንታዊ ምክር እሰጣለሁ። እንዲህ አይነት ነገር አጋጥሞኝ ዝም ብለው እንዳይንጫጩ መክሪያቸው ሰምተው ያስተካክሉ ባልደረቦች ጓደኞች አሉኝ። አንዳንዶቹ ደግሞ ልማድ ሆኑባቸው ይመስለኛል። ምንም ለውጥ የሌለባቸው ሁል ጊዜ ለጫጫታ መፈጠር ምክንያት የመሆኑ ሰዎች አሉ። እና በተቻለ አቅም ግን እኔ ጫጫታ ባለበት ቦታ ለመገኘት ለጫጫታ ምክንያት ያሉ የሚሆኑ ሰዎችን በጥሞና መምከርን እመርጣለሁ።

እኔና ቤተሰቤ የምናከብረውና የምንወደው በዓል አለ። እና እኔም በጣም የምወደው በዓል በአመት ውስጥ የምናከብረው ሶስት በዓላት አሉ። አንደኛው የዘመን መለወጫ የአዲስ አመት አንቆጣጣሽ የምንለው ነው። ሁለተኛው የገና በዓል ነው። ሶስተኛው ደግሞ የፋሲካ በዓል ነው። ከእነዚህ ሶስት በዓላት ውስጥ እጅግ በጣም የምወደው ጌታ ኢየሱስ ክርስቶስ የተወለደበትን የገና በዓልና ስለኛ ኃጢአት በመስቀል ተሰቅሎ የሞተበትና የተነሳበትን የፋሲካ በዓል እነኚህ ሁለቱን በጣም ነው የምወዳቸው። ምክንያቱም መንፈሳዊ ትርጉም አላቸው። ከዘላለም ህይወትና ከዘላለም ሞት ጋር አነጻጽሬ የማያቸው በዓላት ናቸው። የገና በዓል ስለኛ ኃጢአት ስለኛ በደል ሲል ከሰማይ ሰማያት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ አንድ አምላክ ስጋ ለብሶ ጌታ እየሱስ ክርስቶስ ስጋ ለብሶ ወርዶ በምድር የተዋረደበት እና ለኔ ዋጋ ለመክፈል ሶስት አመት ተኩል በአገል ግሎት የቆየበትን ያንን አገልግሎትን እና ለኔ ኃጢአት እንዲሞት የመጣበትን ቀን ስለሚያስታውሰኝ የጌታዬ ክርስቶስ የተወለደበት የገና በዓል። ለኔ እጅግ ልዩ ትርጉም ያለው በዓል ነው። ሲቀጥል ደግሞ የእኛን ኃጢአት ለማስወገድ በክርስቶስ ኢየሱስ ደም ነፃ እንድንወጣ ስለእኛ ደሙ የፈሰሰበት ስለእኛ ስጋው የተተለተለበት ስለኛ የተሰቀለበት ስለኛ ደግሞ በሶስተኛው ቀን የተነሳበት ተነስቶም ወደ ላይ ወደ አብ ያረገበት። በአብ ቀኝ የተቀመጠበት። የፋሲካ በዓልም እንደዚሁ ልዩ ትርጉም በእኔ ቤት በእኔ ውስጥ አለ። ስለዚህ እነኚህን በዓላት እጅግ በጣም እወዳቸዋለሁ። በልዩ ፍቅርም አስታውሳቸዋለው አከብራቸዋለሁም። ከመብላትና ከመጠጣት ባሻገር መንፈሳዊ መልእክቱም ላይ በማተኮር እኔም ባለቤቴም ልጆቻችንም ይህንን መልእክት በመረዳት ነው በዓሉን የምናከብረው። ገና ማለት ኢየሱስ ክርስቶስ የተወለደበት ነው። ኢየሱስ ክርስቶስ ደግሞ አምላክም ሰውም ፍጹም ሰው ፍጹም አምላክ ሆኖ የተገለጠ ነው። እና ፍጹም አምላክ ሆኖ ከታላቁ ዙፋን የወረደው ስለኛ ኃጢአት ሲል ነው። ትልቅ ዋጋ ሊከፍልልን የተወለደበት ቀን ስለሆነ መታሰቢያ አለኝ። ሌላኛው ደግሞ እርሱ የተሰቀለበት አይሁድ እያንገለቱ የገደሉበትና ከዚያ እሱ በሶስተኛው ቀን ሞትን ድል አድርጎ የተነሳበት። የትንሳኤ በዓል ደግሞ ሌላኛው እጅግ የምወደው ልዩ ትርጉም የምሰጠው በዓል ነው። እና እነኚህ ሁለት በዓሎችን እጅግ አድርጌ እወዳቸዋለሁ።

አዎ ወተት እጠጣለሁ ወተት በጣም ነው የምወደው ከልጅነቴም ጀምሮ ወተት የምጠጣ ሰው ነኝ። ልጂ እያለሁ ከወላጆቼ ጋር በምኖርበት ጊዜ። እኛ ቤት ከብት እናረባለን ስለዚህ ከብት ስለምናረባ ወተት እንጠቀማለን። ከምናረባቸው ከብቶች የሚታለበው ወተት። ግማሹ ይሸጣል ግማሹ ደግሞ እኛ እንጠቀመዋለን። የሚሸጠውንም ሆነ እኛ የምንጠቀመውን ወተት። ወይም ደግሞ ለመጠቀም በወተትነት ብቻ ሳይሆን። ከወተት ውስጥ አይብ በመውጣት ከወተት ውስጥ ወተቱን በመናጥ ቅቤ በመውጣት ቅቤ በመሸጥም አይብና ቅቤውንም በመመገብም በዚያ ሁኔታ እንጠቀም ነበር። ስለዚህ በልጂነቴ ወተተት እየጠጣሁ የወተት አስተዋፅኦ እየተጠቀምኩ ያደኩ ስለሆነ አሁንም ወተት በጣም ነው የምወደው። ባለቤቴ ባይሁን እንደኔ አይደለችም እሷ ወተት ብዙም አትወድም በእድገቷ ብዙም ወተት አትጠጣም። ነገር ግን ለጤናዋ አስፈላጊ ስለሆነ እኔ እያበረታታሁት እንድትጠጣ አደርጋለሁ። ወተትን በቀጥታ ትኩስ ወተት ከሚሆን ይልቅ እርጎ ተትመርጣለች። እርጎ ወተት እየገዛሁ እሰጣተታለሁ እንድትጠጣ አደርጋለሁ። እኔ ግን ትኩስ ወተትም እርጎም አይብም ተጠቃሚ ነኝ ቅቤ ደግሞ የተነጠረ ቅቤ። ወጥ ላይ ሲጨመር አንዳንዴ በበርበሬም በበርበሬ በቅቤ ተለውሶ እጠቀማለሁ። ከዚህ በተጨማሪ ከእኛ በተጨማሪ ትንሿ ልጃችንም ወተት ትወዳለች። እና ለሷም ገዝተን አንድ ላይ እንጠቀማለን። እሷም ወተት እንደኔው ነው የምትወደው ትኩሱንም ትጠጣለች እርጎም ትጠጣለች አታስቸግርም እንደውም በፍቅር ነው የምትጠጣው። የእሷ ታላላቅ ሁለቱ ግን በልጅነታቸው እስከ አስራ ሶስት አስራ አራት አመታቸው ድረስ። በጣም በተከታታይ እየጠጡ ስለነበረና እየጠጡ ስላደጉ አሁን የወተት ፍላጎታቸው ብዙ አይደለም። ይሄን ያህል ጓግተው እንጠጣ የሚሉት ነገር አይደለም። ግን ለጤናቸው ስለሚያስፈልጋቸውና እና ስለሚጠቅማቸው እኛ እንዲጠጡ እንመክራቸዋለን እናበረታታለን። የነሱ ታናሽ ሶስተኛ ልጃችን ግን ወተት ስለምትወድ ራሷ ግዙልኝ ብላ እኔንም አስገዝተኝ ትጠቀማለች። እና እኔ ደግሞ ቅድም እንዳልኩት ከብት የሚያረባ ቤት ውስጥ ስላደኩኝ ከብት እያረባን ስላደግን። የሚታለበው ወተት ያን በመጠጣት ግማሹን ሽጠን ለመሸጥም ለመጠጣትም የምንጠቀመው ደግሞ በእርጎ መልክ በአይብ እና ቅቤ መልክ የወተት ተዋጾችን በማውጣት ለራሳችንም እንጠቀም ነበር። ከዛም እናታችን ገበያ ወስዳ እየሸጠችም ትጠቀም ነበር። ስለዚህ ወተት እጠጣለሁኝ ማለት ነው። እንደውም ከብቶቹን ለወተት ከብቶችን በምናረባበት ወቅት በቤታችን አስታውሳለሁ ልጅ ሆኜ ሳርም እያጨድኩ ለከብቶች መኖ የሚሆን ሳር እያጨድኩ አቀርብ ነበር። የሸንኮራ ገለባ ቅጠልም ከማሳ እየሰበሰብኩ ወተት ለሚሰጡን ከብቶች አቀርብ ነበር። ልጅ እያለን ይሄንን አደርግ እንደነበረ አስታውሳለሁ። አሁን ገን እንደዛ በልጅነት የለመድኩትን እና በጣም የምወደውን ወተት የማገኘው በቤቴ ካለው ከብት ሳይሆን ወተት ከውጪ በመግዛት ነው። አንዳንድ ጊዜ ባለቤቴ ከመስሪያ ቤት ይዛት ትመጣለች። አንዳንድ ጊዜ ደግሞ እኔ ከሱፐር ማርኬት እገዛለሁኝ። እና ወተት ከሱቅ ወይም ከሱፐርማርኬት እየገዛን የምንጠቀመው

እኔ እምጠቀማቸው መሳሪያወች ከምሰራው ስራ ጋር ግንኙነት አለው። ለምሳሌ ቤት ውስጥ የኤሌክትሪክ መስመር ተበላሽቶ እርሱን መጠገን ቢኖርብኝ መልቲሜትር እና የተለያዩ መፍቻዎች እጠቀማለሁ። ኢሜል ለመላክና ኢሜል ለመቀበል ተለያዩ ዜናዎችን። በመስመር ላይ ኢንተርኔት አገናኝቼ በመስመር ላይ ማየት መስማት ማንበብ ከፈለኩኝ ደግሞ ላፕቶፕ እጠቀማለሁ ስማርት ፎን እጠቀማለሁ። በመስሪያ ቤት እኔ ከምሰራው ክፍል በተጨማሪ የሌላ ክፍል ለምሳሌ የጥገና ስራዎችን መስራት ቢያስፈልግ የጥገና ክፍል። ሄጄ ከዛ ከሚሰሩ ባልደረቦች ጋር ለዚያ አገልግሎት የሚያስፈልጉትን የተለያዩ መሳሪያዎችን በመጠቀም እንደ መበየጃ አይነት መሳሪያወችን በመጠቀም ኤሌክትሮኒክስ እቃወችን የብየዳ ስራ ለመስራት እነኛን መሳሪያዎች የመበየጃ መሳሪያዎችን እጠቀማለሁ። እና የምጠቀማቸው መሳሪያዎች ከምሰራው ስራ ጋር ቀጥታ ግንኙነት አላቸው ማለት ነው። ስማርት ስልክ እጠቀማለሁ። ላፕቶፕ እጠቀማለሁ ዴስክቶፕ ኮምፒውተር እጠቀማለሁ። መልቲሜትር ለኤሌክትሪክ ሀይል መኖር አለመኖሩን መስመር መቋረጥ አለመቋረጡን ለመፈተሽ እጠቀማለሁ። መቆንጠጫ የኤሌክትሪክ ሽቦ ለመቁረጥም ለመቀጠልም እጠቀማለሁ። ምላጭ የኤሌክትሪክ ሽቦ ገመዱን ከላይ ፕላስቲኩን ለማንሳት እጠቀማለሁ። የዚህ ገመድ ከቀጠልኩኝ በኋላ ሽቦው ሰው እንዳይነካው ለመከላከል መሸፈን ስላለበት ክላስ ትርፍ እጠቀማለሁ። እና ልዩ ልዩ መሳሪያዎችን እጠቀማለሁ። ለምሳሌ በመስሪያ ቤት የእንትን የእቃ ማሽጋገሪያ ኮንቬር በምጠቀምበት ጊዜ እሱን ጊዜ ውሃ ልኩን መጠበቅ አለመጠበቁን በውሃ ልክ መጠበቂያ መለኪያ መሳሪያ ውሃ ልኩን እንቆጣጠርበታለን። እና ለተለያየ ስራ የተለያየ መሳሪያዎችን ስለምንጠቀም ወጥ የሆነ የመሳሪያ አይነት አይደለም ያለው። ለዚኛው ስራ አንድ አይነት መሳሪያ ለዛኛው ስራ ሌላ አይነት መሳሪያ እየተጠቀምን የምንሰራበት ሁኔታ ነው ያለው። ለምሳሌ አሁን ኔትወርክ የኮምፒውተር ኔትወርክ መዘርጋት ቢያስፈልግ የኔትወርክ ገመዱን ጫፉ ላይ የሚገጠም ኮኔክተር የሚባል በእንግሊዘኛ ኮኔክተር የሚባል ማገናኛ አለ። እሱን የኢንተርኔት የኔትወርክ ገመዱ ላይ በምንቋጥረበት ሰዓት የምንጠቀመው መጨፍለቂያ መሳሪያ አለ። ስለዚህ እንደሚሰራው ስራ የምጠቀመው የመሳሪያ አይነቶችም እንዲሁ የተለያዩ አይነት ናቸው ወጥ አይደሉም። ለምሳሌ ሞተር በነበረኝ ሰዓት ሞተሬን ለመፍታት የምጠቀማቸው መፍቻዎች አሉ አንዳንዴ የውሃ መስመር ሲበላሽ የውሃ መስመሩን ባለሙያ ሳልጠራ እኔ ራሴ የማስተካክልበት ጊዜ አለ። እኔ እራሴ በማስተካክልበት ሰዓት የምጠቀመው የቧንቧ መፍቻ አለ። እና ቧንቧ መፍቻ መሳሪያ አለ ያንን ተጠቅሜ የቧንቧ መስመሩን ፈትቼ መስተካከል ያለበትን አስተካክዬ መልሼ እገጥማለሁኝ። የዲሽ ስራ ለምሳሌ ባለሙያ አልጠራም እኔ ራሴ እችላለሁ ዲሽ አስተካክላለሁ ጣሪያ ላይ ዲሹን ሰቅየ ገመድ ዘርግቼ የዲሽ አገልግሎት በቤታችን የማስተካክለው እኔ ነኝ። ለዚህ አገልግሎት የሚያስፈልገውን ደግሞ የሲግናል መለኪያ እንደዚሁ እጠቀማለሁኝ እና እንደ ስራው ሁኔታ የምጠቀመው የመሳሪያ አይነት የተለያየ አለ። ብዙ አይነት መሳሪያ እጠቀማለሁ።